የምታስታውሰው ልዩ በዓል አለ ወይ? አዎ እኔ የማስታውሰው በጣም ልዩ በዓል የሆነ የፋሲካ በዓል ነው አብዛኛው ጊዜ በኢትዮጵያ ብቻ ነው የሚከበረው። ይፋሲካ ባል ይባላል። የምወድበት ምክንያትና የማስታውስበት ምክንያት ከበሃሉ በኋል ሁሉም ቀን ስለሚትበላ የፍስክ። ሁሉም ቀን ስለምትበላ ወይም ጾም ሚባል ነገር ስለሌለ ለዛ ነው ምወደው። እንዲሁም የተለየ አጋጣሚ ስላለኝ በዛ ግዜ ልደት አክብሬ አቃለው

ሰዎች እንዴት ታስተዋውቃለህ እኔ ሰዎችን የማስተዋውቃቸው እንደ ሁኔታውና ቦታው የተለያየ ሲሆን ነገር ግን እኔ የማስተዋውቃቸው ለምሳሌ ሴትና ወንድ ከሆነ እንደ መካከለኛ ሆኜ ነው። የማስተዋውቃቸው ምክንያቱም በመጀመሪያ በሰላምታ ነው የምጀምረው በሰላምታ ከጀመርኩ በኋላ ስለ ሁኔታው ስላለበት ሁኔታ ተማሪ ነው ወይስ ሰራተኛ ብዬ እጠይቀዋለሁ። ከዚያ ሲቀጥል ደግሞ ወደ እንትን ከሆነ ደግሞ ወደ ቤተሰቦቹ። ምን እንደሚያደርግ